መስኮት ከፍተህ ትተዋለህ ቀን ሙቀት ሲሆን ቤት ትንሽ ደስ የማይል አይነት ስሜት ከተሰማኝ። አዎ መስኮቴን ክፍት እተወዋለሁ ነገር ግን ከዛ ውጪ መስኮት ክፍት መተው ማለት ሳንዘጋው መተው ማለት ነው። እና እንደዛ ከተውን ብዙ ነገር ሊገባ ይችላል ወደ ቤታችን። ለዛ መስኮታችንን ቤታችንን ካናፈስን በኋላ መልሰን እንዘጋዋለን ማለት ነው

ፀሀይ ስትጠልቅ መመልከት ትወዳለህ? አዎ በሚገባ ፀሀይ ስትጠልቅ መመልከት እወዳለሁ። ፀሀይ ስትጠልቅ ማለት የፀሀይ መግቢያ ማለት ነው። እና የዛን ሰዓት ደሞ ያላት ውበት። እንደገና የዛን ሰዓት ያለው የፀሀይ መጠን ለሰዉነታችንም የሚያስፈልግ ስለሆነ ፀሀይ ስትጠልቅ መመልከት ደስ ይላል

አዎ ምግቤን ለሌሎች አካፍላለሁኝ። ምግባችንን ካለን ነገር ላይ ነው በጣም ለሌሎች የሚበቃ ያክልም ባንይዝ ግን ይዘን ከወጣነው ላይ ወይም ደግሞ ቤታችን ውስጥም ከሆነ ካበሰልነው ላይ ለሰዎች ማካፈል መቻል ማለት ነውና። አካፍላለሁ

ጭንቀት ሲሰማህ ምን ታደርጋለህ? ጭንቀት ማለት እምሮአችን በተለያየ ነገር መጨናነቅ ነው በሀንዘል ሊሆን ይችላል በስራ ሊሆን ይችላል በተለያዩ በህይወታችን ውስጥ ለሚያጋጥሙን ነገሮች። ሰላም ሳይሰማን ሲቀር የዛኔ እንጨነቃለን ማለት ነው። እና እኔም ስጨነቅ ደግሞ የማደርገው ነገር ወደ ቤተክርስቲያን እሄዳለሁ። እጸልያለሁ ከዛ ውጪ ደግሞ ብቻዬን እሆናለሁኝ። ጭንቀት ሲሰማኝ ማለት ነው

ማሸነፍ እችላለሁ። የምናሸንፈው በተለያየ ዘርፍ ነው። ለምሳሌ አንድ ተማሪ ከሆነ ትምህርቱን በአግባቡ በማጥናት ስራ ላይም ያለ ሰው ከሆነ ስራውን በአግባቡ በማከናወን ስህተቶችን ባለመስራት ሀላፊነቶችን በመውጣት። ማሸነፍ ይችላል እንደገና ደግሞ። ጥናታዊ ጽሁፎችን የሚያዘጋጁ ሰዎች ካለን ስራቸውን በአግባቡ መስራት በደምብ ጥናት ማድረግ። እንደዛ ካደረግን ማሸነፍ እንችላለን

መጠበቅ ግድ ነው መጠበቅ ማለት የሆነን ሰው በዚህ ሰዓት ና በዚህ ሰዓት ነይ ተባብለን መቀጣጠር ማለት ነው። ያ ማለት ደግሞ በተባባልነው ሰዓት ያንን ሰው መጠበቅ ግድ ነው። ከዛ ሰዓት ካለፈ ውጪ ግን መጠበቅ ግዴታ የለብንም ማለት ነው

እንደገና ጥቅም ላይ መዋል ታደርጋለህ? እኔ በግል እንደገና ጥቅም ላይ ጥቅም ላይ መዋል አላደርግም። ግን እንደገና ጥቅም ላይ የሚያውሉ ግለሰቦች ወይም ደግሞ ፋብሪካዎች አሉ። እንደገና ጥቅም ላይ ማዋል ማለት መጀመሪያ የተገለገልንበትን እቃ እንደገና ደግሞ እንደ አዲስ ማምረት ራሱን እንደ አዲስ ማምረት ማለት ነው። ለምሳሌ ፕላስቲክ ላይ የተለያዩ ፕላስቲኮችን እንደገና ማምረት እንችላለን። እና ሌሎች ሌሎች ነገሮችንም ልብሶችን ሊሆን ይችላል እንደገና እነዚህ አይነት ነገሮችን እንደገና ለጥቅም ላይ መዋል እንችላለን ማለት ነው